እንግዲህ እሳት ለማንደድ በዋናነት የምጠቀመው ምንድነው? እንጨት ነው። እንጨትን ተጠቅሜ እንግዲህ ብዙ ጊዜ እንጨት አንድ እጅ እሳት አንድጄ አውቃለሁኝ። ይሄንን የማነደውም ደግሞ ለተለያየ አላማ ሊሆን ይችላል ምግብ ለማብሰል ወይ ደግሞ ብርሃን። በምፈልግበት ሰዓት ለጨለማ በጨለማ ሰዓት ብርሃንን ሲያስፈልገኝ ላነድ እችላለሁኝ። እንደውም የተለያዩ ጉዳዮች ሲያስፈልጉ እሳት ማነድበት አጋጣሚ አለ። ለዚህም እንጨት እጠቀማለሁ ለማያያዣነት ደግሞ የተለያየ ጋዝ ምናምን ልጠቀም እችላለሁ። ስለዚህ በእንደዚህ አይነት ሁኔታ እሳት የማነደው እነዚህንን ተጠቅሜ ነው

መስመር ላይ ሙዚቃ እሰማለሁኝ እንግዲህ በተለያየ የማሰራጫ ጣቢያዎች እንዲሁም መስመር ላይ የተለያዩ የሙዚቃ ማዳበጫ መስመሮች አሉ። እንደ ዩቲዩብ ስፖቲፋይ ዩቲዩብ ሙዚክ እና ሌሎች የመሳሰሉት የመስመር ላይ ማዳመጫዎች አሉ። እነዚህን ተጠቅሜ የተለያዩ ሙዚቆችን አዳምጣለሁ በይበልጥ ደግሞ ሀገረኛ የሆኑ ሙዚቃዎች ይምቹኛል እነሱን ብዙ ጊዜ የማዳምጠው እንደዚህ አይነት ሙዚቃዎችን ነው። በዚህም ደስተኛ ነኝ። በእውነቱ

በአካባቢዬ እንግዲህ ድልድይ አለ የተለያዩ ድልድዮች አሉ ወንዞች በአካባቢዬ በብዛት ይገኛሉ እና በእነዚህ ወንዞች ላይ የተለያዩ አነስተኛ እንደው ትልልቅ የሚባሉ ድልድዮች አሉ እነዚህ ድልድዮች እንግዲህ በዋናነት ለትራስፖርት ወይም ለመሸጋገሪያነት ለመጓጓዣነት ነው የሚጠቅሙት ምክንያቱም አንደኛውን አካባቢ ከአንደኛው አካባቢ ለማገናኘት እነዚህ ድልድዮች በጣም ወሳኝ ናቸው። እንግዲህ ድልድዮቹ ባይኖሩ ምን ይፈጠራል የሚለው ሲታሰብ ትንሽ ከበድ ይላል የአካባቢው ማህበረሰብ ግንኙነትም የሚገደብ ነገር መስሎ ይሰማኛል ስለዚህ እነዚህ ድልድዮች መኖራቸው ጠቃሚ ነው የሚል እምነት አለኝ

የጫማዬ ቁጥር አርባ አንድ ነው በብዛት የምለብሰው እንደዛ ነው። ግን ብዙ ጊዜ እንደ ጫማዎቹ አይነት የሚለያይበት አጋጣሚም አለ። ምክንያቱም አንደኛው ጫማ በተመሳሳይ ቁጥር ሰፊ የሚሆንበት አጋጣሚ አለ። አንዳንዴ ደግሞ በዚሁ በተመሳሳይ ቁጥር ጠባብ የሚሆንበት አጋጣሚም እንዲሁ አለ። በዚህ ምክንያት አንዳንዴ የተለያየ ቁጥር የምታብስበት አጋጣሚ አለ። በዋናነት ግን ይሄንን ቁጥር ነው የምጠቀመው ማለት ነው።